ማሸለፍ ትችላለህ? ማሸለፍ ትችላለህ ማሸለፍ ትችላለህ ማለት ያው ማሸነፍ ወይንም ማሰለፍ ትችላለህ ለማለት እንደሚሆን ስለምረዳ እኔ በጣም ነው የምችለው በቃ። ማሰለፍ በጣም ደስ ይለኛል። ሰዎችን ግን ይሄ ማሸለፍ የሚለው ያው ትርጉሙ እንትኑ የማሸለፍ ብላቺሁ ያመጣችሁት ነገር ያን ያክል ትርጉም እሚሰጥ አይደለም። ማሰለፍ ከሆነ እኔ ተማሪዎችንም አሰልፋለሁ የተለያዩ ነገር አሰልፋልሁ

በፋሃማ ማሰብ ማሰብ ታውቃለህ በፋሃማ ማለት ምን ማለት ነው? በመጀመሪያ ደረጃ ጥሬ ትርጉሙን ቢብራራ አይሻልም። እንጂ እኔ ማሰብ እሚባለውን ነገር እኔ በማንኛውም ነገር ማሰብ እችላለሁኝ። ነገር ግን በፋሃማ ማለት ጥሬ ትርጉሙ ያን ያክል አንደርስታንድ እምናደርገው አይደለም። ቃሉ የቃሉ ትርጉም መጀመሪያውኑ ቢገላጭ ቢሆንና የተገለጠ ጥሩ ነው። እኔ እንደዛ ነው እምረዳው። ከዛ ውጪ ግን ማሰብ ትችላለህ እሚለው አዎ በደንብ ማሰብ እችላለሁ

ቤትህን እንዴት ታስውባለህ አሁንም ራሱ ታስባለህ የሚለው እኮ ያን ያክል አማርኛውን ቀጥታ ከእንግሊዘኛ ትርጉሙ ስለወሰዳችሁት ይመስለኛል የአማርኛ ግድፈት አሁን አለው ታስባለህ? ሚሮ ታስውባለህ ከሆነ ቤቴ እንዴት አስውባለህ መሰላችሁ? ጠዋት ቤት ወለውላለሁ። ከዛ በኋላ ጭስ ነገር አጨሳለሁ በቃ ቤቱ ጥሩ መዓዛ እንዲኖረው በጣም እንደዛ አደርጋለሁ።

ዛሬ የመጀመሪያ ምግብህ ምን ነበር የዛሬ የመጀመሪያ ምግብ ምን ነበር? ለሚለው እኔ እስካሁን ምግብ አልበላሁም ለምን መሰላችሁ ዛሬ አርብ ነው። እኔ ደግሞ የኦርቶዶክስ ሃይማኖት። የኦርቶዶክስ ተዋህዶ ሃይማኖት እምነት ተከታይ ነኝና በኦርቶዶክስ ተዋህዶ። ሃይማኖት ያው እስከ በጠዋቱ ቁርስ አይበላም ጾም ነው። እና እኔ ፀዋሚ ነኝ አሁን ላይ ምግብ አልበላሁም። ዛሬ ምግብህ ምንድን ነበር? ለሚለው እኔ ምንም አልነበረም።

የስራ ጊዜ ገደብ ታስተካክላለህ? የስራ ጊዜ ገደብ ታስተካክላለህ? አዎ አስተካክላለሁ። ለምን መሰላችሁ እኔ አሁን ለምሳሌ በዓላት ምናምን እንደዚህ እንደዚህ ሆኖ ያው ብዙ ጊዜ በተለመደው የመንግስት ሰራተኛ በዛ ቀን ስራ መስራት አይፈልግም ለምን መሰላችሁ ካላንደር ዝግ ነው ምናምን እያለ አይደል ብዙ ምክንያት ይፈጥራል። ግን እነዚህ የስራ ገደብ የሚባሉትን አስተካክዬ ብዙ ስራዎችን በተጨማሪ መስራት ያስደስተኛል እና የስራ ገደብ ታስተካክላለህ? አዎ በሚገባ አስተካክላለሁ።

በመስመር ላይ ቪዲዮ ትከታተላለህ? በመስመር ላይ ቪዲዮ ትከታተላለህ? አዎ እከታተላለሁ? እንዴ በጣም አስፈላጊ መረጃ ተለቋል ምናምን የሚባል ስም እንትን ከሰማሁ እኔ ለምን መሰላችሁ ስማርት ስልክ ስለያዝኩኝ ስልኬን ከፍቼ ቪዲዮ እከታተላለሁ፣ አያለሁ ምናምን ለምን መሰላችሁ እኔ አንደኛ የእንትኔን በቃ መስመሬን ጠብቄ ነው ምሄድ። የመኪና ጋር ይጋጫል ምናምን አደጋ ይደርስበታል ብላችሁ ከሆነ እኔ እንደዛ አይደለሁም። ግን መንገድ ላይ ሲባል አሁን እኔ ሰርቪስ ላይም ሆኜ መንገድ ላይ ነው የሚባለው። እንደዚህ አይነት ነገሮችን አድርገን

ስለ በልጅነትህ የመኖሪያ ቤትህን ንገረኝ? በልጅነትህ የመኖሪያ ቤትህ ምን መሰላችሁ በጣም ልጅ እያለው ጎጆ ቤት ነበር የምንኖረው። ከዛ በኋላ ከሆነ እድሜ አመት በኋላ ደግሞ ያው ቆርቆሮ ቤት ተሰራ፤ ይኸው አለ አይደል። ህይወት ማንኛውም ህይወት ያው ለውጥ አለ በለውጥ መሃል ነው ያለው የኖርነው። እና ከዛ በኋላ ደግሞ ቤቱ ተቀየረና ሌላ ቤት ተሰራ አሁን ላይ እንኳን በቀለም በምን በምን ፏ ያለ ቤት በቃ ይገርማችኋል ቤቴ ገጠር ቤት ነው እንጂ ቤት ስም ቤት እንደሚያምር በጣም ደስ የሚለው። በጣም ያምራልና ድሮ ያደግኩት ያው። ጎጆ ቤት ነበር።

የቀዝቃዛ አየር ሁኔታ ትወዳለህ ቀዝቃዛ አየር ሁኔታ እኔው በጣም ነው ምወደው ቀዝቃዛ የአየር ሁኔታ ትወዳለህ ሚለው አዎ በደንብ እወዳለሁ። ለምን መሰላችሁ? እኔ ሙቀት በጣም ሚከብደኝ ብዙ ሰው ሙቀት ይወዳል በተለይ ሴቶቹ በጣም ነው ሚወዱ አሁን ያለው ደብረማርቆስ ነው ደብረማርቆስ ደሞ አየር ንብረቱ ቀዝቃዝ ያለ ነው። አሁን ባህርዳር ሲሄድ እንዴት እንዴት እንደምቸገር ብታውቁ በስማም ለሊት በተለይማ ለመተኛት በጣም ነው ሚከብደኝ። እኔ እና ቀዝቀዝ ያለ። ቀዝቃዛ የአየር ሁኔታ በጣም ነው ምወደው። ትወዳለህ ሚለው? አወ እንዴ በጣም ነው ምወደው። ያው ለምን ለህይወትም ጥሩ ነው። ብዬ ነው ማስበው። እኔ ቀዝቃዛ እየር ንብረት ያለበት ቦታ ሙቀት። ባይ ዘ ዌይ ከባድ ነው እንዴ ዲስኮምፎርት ይነሳል እኮ ሙቀቱን ለመተኛት። ለመቀመጥ

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማኝ ምን አደርጋለሁ መሰላችሁ፣ አሁን ለምሳሌ ከነበርኩበት ቦታ ሌላ ቦታ እሄዳለሁ። ለምን አየር ስቀይር የሆነ ቦታ ስቀይር ያው ጭንቀቴ ይቀንሳል ብዬ ስሰማ ሙዚቃ አዳምጣለሁ የተለያዩ ነገሮችን በቃ አያለው። የሆነ ዞን እሄዳለሁ እንደዛ እንደዛ ቦታ እሄዳለው ያው ጭንቀቴም ይቀንስልኛል፤ እኔ ብዙ ጊዜ እንደዛ ነው የማደርገው።

አዲስ አመትን እንዴት ታከብራለህ? አዲስ አመትን እንዴት አከብራለው መሰላችሁ እንቁጣጣሽን ከቤተሰብ ጋር አከብራለሁ እንዴት መሰላችሁ የባህል ልብስ ለብሼ ምናምን ምናምን አለ አይደለ እንቁጣጣሽን እንቁጣጣሽ የሚያስመስል ነገር አዲስ አመትን እንዴት ታከብራለህ የሚለውን በዛ መንገድ ነው የማከብረው እና በተለይ ደግሞ አዲስ አመትን ሁሌም ቢሆን እኔ ከቤተሰብ ጋር ማክበር በጣም ደስ ይለኛል። በጣም እወዳለሁ። ያው ባህል ልብስ ለብሼ በቃ አለ አይደል እንቁጣጣሽ እንቁጣጣሽ የሚያስመስል አይነት ነገር ለብሼ በጣም ነው ማክበር ደስ

ታሪክ መንገር ትወዳለህ እንዴ ታሪክ መንገር በጣም ነው ደስ የሚለኝ ይገርማችኋል እኔ ያሳለፍኳቸውን የህይወቴን የህይወት ታሪኬን እንደዚህ አንዳንድ ነገሮችን መናገር በጣም ደስ ይለኛል። በዛ ላይ ደግሞ ስለ ኢትዮጵያን፣ ስለ አፍሪካ፣ ስለ ወርልድ፣ አለ አይደል ታሪክ በጣም ብዙ ጊዜ ማውራት በጣም ደስ ይለኛል ይገርማችኋል እና በጣም ነው ደስ የቤተክ የቤተክርስቲያን ሁሉ ታሪክ እንደዚህ መናገር በቃ ማወቅ ምናምን በጣም ነው ደስ የሚለኝ እና እኔ ወዳለሁ በጣም ደስ ይለኛል። በጣም ነው የምወደው በጣም በጣም በጣም በጣም በቃ ታሪክ መንገር በጣም እወዳል

ባዶ እግር መራመድ ታውቃለህ እንዴ ባዶ እግር መራመድ በጣም ነው የማውቀው ልጅ እያለሁ ይገርማችኋል እኔ ባዶ ኦንፉት ነበር ባዶ እግሬ ነበር የምንቀሳቀሰው። ጫማ መልበስ ራሱ የጀመርኩት ስንተኛ ክፍል ሆኜ መስሏችሁ ነው። ሰባተኛ ክፍል ጀምሬ ነው የለበስኩኝ ከዛ በፊት እኔ በባዶ እግሬ ነበር የምንቀሳቀሰው እና። ባዶ እግር መራመድ ታውቃለህ የሚለው እንዴ? አይደለም መራመድ እኔ እኮ በቃ እስከ ስድስተኛ ክፍል እኮ በባዶ እግሬ ነበር የምንቀሳቀሰው። እኔ በጣም ነው እንጂ የማውቅ ብዙ የገጠር ልጅ አይደለም እንዴ? አሁን ደግሞ ዘመኑ ተቀይሮ ነው እንጂ ገጠር ከተማ አይደለም። ድሮ ያው በባዶ እግር ነበር ብዙ ሰው

ምን ያህል ጊዜ መጽሐፍ ታነባለህ? መጽሐፍ ምን ያህል ጊዜ አነባለሁ መሰላችሁ ለተከታታይ አንድ ሰዓት አነባለሁ። በመሃል ብሬክ እሰጣለሁ። ከዛ ሌላ ሰዓት- ግን በጣም ምን ያህል ጊዜ ታነባለህ የሚለው እንደ አስፈላጊነቱ እስከ ስድስት ሰዓት ሁሉ ላነብ እችላለሁ። ግን በመሃል እረፍት እሰጣለሁ። ለምን ያው ማንበብ በጣም ያደክም የለ እንዴ በጣም እኮ ምግብ ይፈልጋል። በጣም ነው የሚያደክመው እና- እንደዛ ነው የማደርገው ግን ምን ያህል ጊዜ መጽሐፍ ታነባለህ የሚለውን ለተከታታይ የስድስት ሰዓት ስምንት ሰዓት ሁሉ ላነብ እችላለሁ። ግን በመሃል በመሃሉ ያው እረፍት የቡና የቡና እረፍት የሻይ እረፍት የምግብ የምናምን እንደዚህ አለ አይደል እያረፉ ነው እንደዛ ማድረግ ለምን አንድ ተጨናንቆ ማንበብ ያው ትንሽ- ከበድ ስለሚል እኔ እያረፍኩ ማንበብ ነው ሁሌም የምወድ እንጂ- ምን ያህል ጊዜ መጽሐፍ ታነባለህ የሚለው በቀን እስከ ስምንት ሰዓት ከስድስት ሰዓት እስከ ስምንት ሰዓት ማንበብ እችላለሁኝ። እና ይሄን ያህል ጊዜ አነባለሁ። ማንም ሰው ያነባል እኮ ግን ይሄን ያህል ጊዜ ግን ሲሪየስ ሆኖ ማንበብ ብዙ ሰው ይከብደዋል። የግዴታ የሻይ ሰዓት የምናምን ያስፈልጋል።

የምትወደው እንስሳ ምንድነው? እኔ የምወደው እንስሳ ምን መሰላችሁ እኔ በሬ በጣም ነው የምወደው በጣም በጣም ለምን እንደሆነ አላውቅም በጣም እወዳለሁ። ልጅ እያሉ ይገርማችኋል። እኔ ቤተሰብ ጋር እያለሁ ተማሪ እያለሁ ከብቶችን መንከባከብ በሬዎችን መንከባከብ በጣም ነው ደስ የሚለኝ በተለይማ ኮርማው በስማም የሚያወጣው ድምጽ ሄዶ ሲገጥም ሲፎክር ሲሸልል። እንዴት እንደምወድ እና እኔ በሬ በጣም ነው የምወደው። የምትወደው እንስሳ ምንድነው? ለሚለው እኔ በሬ በጣም እወዳለሁ። በጣም በጣም በጣም ነው የምወደው በጣም

የሙዚቃ መሳሪያ መጫወት ትችላለህ የሙዚቃ መሳሪያ መጫወት ትችላለህ? አዎ አልችልም እኔ ምንም አልችልም የሙዚቃ ምጫወት ይገርማችኋል ሙዚቃ ላይ ነው ፑር ነኝ ማዳመጥ እንጅ በጨዋታ አልችልም። እና ያው ሙዚቃ ማዳመጥ ከምንም በላይ እኔ ደስታ ይሰጠኛል። መጫወት ግን ያው ስሜቱም ፍላጎቱም ስለሌለው መጫወት አልችልም።

በስራ ስንት ጥሪ ታደርጋለህ በስራ ስንት ጥሪ ታደርጋለህ? እንዴ በጣም እኔ ብዙ ጥሪዎች አደርጋለሁ። ለምን መሰላችሁ በስራማ አልደራደርም። ስራ አይደል እንዴ ነገሩ ለምን ስንት ስንት ጥሪ ታደርጋለህ? የሚለው ስንት ጥሪ ታደርጋለህ ማለት እንዴ በጣም በተደጋጋሚ ነው የምጠራው። ያንን አድርጌም ካልመጣ ያው ስራ እንዳይበደል ስለምፈልግ ብቻ የራሴን ውሳኔ እወስናለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? ወደ የትኛው ቦታ ተጉዘህ ታውቃለህ የሚል መጀመሪያ አማራጮች መኖር ነበራቸው እኔ አሁን ለምሳሌ አዲስ አበባ ተጉዤ አቃለሁ። ባህር ዳር ተጉዤ አቃለሁ ጎንደር ተጉዤ አቃለሁ እንዴ የት ልበላችሁ? እኔ ማለት ጥያቄው ማብራሪያ ቢኖረው ጥሩ ነበር። ወደ የትኛው ቦታ ተጉዘህ ታውቃለህ የሚለው። እኔ እነዚህ እነዚህ ቦታዎች ሄጃለሁ ወረዳም ካላችሁ እኔ በዚህ ቡሬፍ መሰለኝ ደለጫ ረቡገቤ ገበያ ስናን አውበል ደጀን ቢቼና መርጦ ለማርያም ሞታ እኔ በጣም ብዙ ቦታዎች ሄጄ አውቃለሁ። እና የትኛው ቦታ ተጉዘት ታውቃለሁ የሚለው እኔ በጣም ብዙ ቦታ ተጉዘት አውቃለሁ

ማዕድን ትጠቀማለህ ማዕድን ምን አለው መሰላችሁ ማዕድን እኛ አካባቢ ምንም አይነት ማዕድን የለም የወርቅ ማዕድን የነዳጅ ማዕድን ያሉት በሌሎች እኔ አሁን የምኖረው ኢትዮጵያ ውስጥ ነው። ማዕድን የት አለ መሰለህ የወርቅ ማዕድን በጋምቤላ አካባቢ አለ። እንደገና የነዳጅ ማዕድን ደግሞ ወደ ሶማሌ ክልል አለ። እኛ ጋር ምንም አይነት የማዕድን ስለሌለ እንግዲህ እኛም የእውቀት ክፍተት ካልሆነ በስተቀር እና ምንም አይነት ማዕድን የምጠቀመው ማዕድን የለኝም። እና ኦኬ በእርግጥ ማዕድን ሄሬዳሽማድ ነው አይደል እንዴ፤ ድንጋይም ማዕድን ነው እነሱ እነሱን በደንብ ነው የምጠቀመው አሸዋ ማዕድን ነው። ሬዳሽ ማዕድን ነው። ለኮንስትራክሽን ማቴሪያል ስለሚጠቅሙን እነዚህ እነዚህን ማዕድኖች እጠቀማለሁ፤ ረስቼ ስለነበረ ነው እንጂ ማዕድን በደንብ ነው የምንጠቀመው ኮንስትራክሽን ኢንዱስትሪው ላይ

ዶሮ አለህ? ዶሮ አለህ የሚለው ዶሮ ይገርማቸዋል። አሁን እኔ የምኖረው ቤት ተከራይቼ የሆነ ግለሰብ ግቢ ውስጥ ዶርም ውስጥ ነው። እና ዶሮ እኔ የለኝም። ለምን መሰላችሁ? ዶሮ ለማርባት ያው ምቹ ሁኔታ ስላለ የማይፈጠር እዚህ ቦታ ላይ የለኝም። ከዚህ በፊት ግን እኔ ቤተሰብ ጋር እየኖርኩ ድሮ ዶሮ አለኝ ነበር። አሁን ላይ ዶሮ የለኝም ነው መልሱ። ለምን መሰላቸው? ያው እንደነገርኳችሁ። ተከራይታችሁ ስትኖሩ አይደለም ዶሮ ራስን ራሱ በጠንቅቄ ይዘው ካልገቡ ያው አከራይና ተከራይ ችግር አለ አይደል? እሱ ነገር ስላለ እኔ ዶሮ የለኝም።

ምን ያህል ጊዜ ወደ ገበያ ትሄዳለህ? ወደ ገበያ ምን ያህል ጊዜ እሄዳለሁ መሰላችሁ በሳምንት ሁለት ቀን እሄዳለሁ። እሱም አስቤዛ ሲያልቅብኝ ይሂ በተለይ እዚህ ማርያም ገበያም ትባላለች እሷ ጋር በጣም ምሽት ምሽት ያው ብዙ ጊዜ እሄዳለሁ። ለምን መሰላችሁ? እዛ ጋር ሽንኩርት በርበሬ እነዚህ ጎመን ሰላጣ እንደዚህ አንዳንድ ነገሮችን ይዤ ለመምጣት ከገበያ ገዝቼ ለመምጣት ያኔ እሄዳለሁኝ። ግን ያው ሁሉንም ነገር አንዳንዴ ያው ከሱቅም ስለምገዛ መሰለኝ እዛ ጋ ሂጄ ማምጣት ደስ ይለኛል። በተለይ ፍሬሽ ነገሮችን ለማግኘት በሳምንት ሁለት ቀን ሶስት ቀን መሄድ እወዳለሁ።

በምንጣፍ ላይ ትቀመጣለህ? እንዴ በምን ጣፍ ላይ ትቀመጣለህ? እኔ እንኳን ያን ያክል በምንጣፍ ላይ አልቀመጥም። ለምን መሰላችሁ ብዙ ጊዜ ቤቴም ከሆንኩ ሶፋ ላይ ነው ቁጭ ምለው። ቢሮ ከሆንኩ ደግሞ ማናጀሪያ ወንበር አለኝ። እዛ ጋር እቀመጣለሁኝ። ከዛ ውጪ እኔ ምንጣፍ ላይ መቀመጥ ብዙም አልችልም፣ አልቀመጥም። አሁን ብዙዎቹ እነዚህ በተለይ በሙስሊም በምናምን አካባቢ ያደጉ ልጆች እንደዚህ አይነት ቦታ ላይ መቀመጥ ደስ ይላችኋል። ስታይም አላቸው፣ ይወዳሉ እንደዛ ሆኖ መቀመጥ። እኔ እንኳን አልችልም፣ መቀመጥ ብችለው ያው እንደነገርኳችሁ ቤት ውስጥ ከገባሁኝ ሶፋ ላይ፣ ቢሮ ከሆኑ ደግሞ ይገርማችኋል፣ በማናጀሪያል ወንበር ስላለኝ፣ ማናጀሪያል ወንበሬ ጋር ነው የምቀመጠው። እና ብዙ ጊዜ እኔ እንደዛ ነው የማደርገው በጣም፣ በጣም። በጣም ማናጀሪያል ወንበር ላይ መቀመጥ እወዳለሁ። ሶፋ ላይ መቀመጥ እወዳለሁ። ቤት ውስጥ ከሆንኩኝ ማለት ነው። ከዛ ውጪ እኔ ይሄ ምንጣፍ ላይ መቀመጥ ብዙም አልችልም።

የምትወደው መጠጥ ምንድነው? የምትወደው መጠጥ ምንድነው? አሁን ብዙ ሰው ቢራ፣ ወይ ደብል ብላክ፣ አረቄ፣ ካቲካላ እንደዚህ በቃ ቶኒክ ምናምን ሌላችሁ ይችላል። እኔ ግን የምወደው መጠጥ ምንድን መሰላችሁ ውሃ ነው። ውሃ በጣም መጠጥ እወዳለሁ። እኔ አልኮል ጠጥቼ በጣም በጣም በጣም ማግኘት ደስታ ማግኘት አልችልም። በቃ እኔ አይቼ ተደጋጋሚ አይቼዋለሁ። ቡና የረሳሁት ነገር ምን አለ መሰላችሁ የምትወደው መጠጥ ምንድን ነው? ለሚለው ቡና። ቡና በቀን አንድ ስኒ መጠጣት በስመአብ እንዴት እንዴት ነፍሴን እንዴት እንዴት እንደሚዘውራት በጣም ነው ደስ የሚለኝ። እና ቡና በቀን አንድ ስኒ መጠጣት በጣም

በእጅ የሚሰራ ስራ ታደርጋለህ እንዴ በእጅ የሚሰራ ስራ በጣም ነው የማደርገው ይገርማችኋል አሁን እኔ በእጄ ምን እሰራለሁ መሰላችሁ? እንጨት እፈልጣለሁ ሸማ እሰራለሁ። አለ ብዙ ነገር ብዙ ብዙ በእጅ የሚሰራ ብዙ ስራ እኮ አለ እንዴ አሁን ምግብ ራሱ ሽንኩርት እከትፋለሁ ድንች እልጥበታለሁ። የተለያዩ ነገሮችን አደርጋለሁ ብዙ ስራዎችን የምሰራው እኔ በእጄ ነው።

ስለ ጸጉርህ ተንከባባተንከባከብ ትወዳለህ እንዴ? ፀጉር መንከባከብ በጣም ነው ምወደው ይገርማችኋል የኔ ፀጉር ደግሞ በጣም ሚያምረው ፀጉር ነው ያለኝ። በቃ በጣም በጣም በጣም ብዙ ሰው ፀጉሬን በጣም ይወድልኛል በጣም በጣም ያደንቅልኛል። እና እኔ ፀጉሬን ሁሌም ቢሆን ተንከባከብቤ ታጥቤ ምናምን አጥርቼ ቅባት ቀብቼ በጣም ፈርዤ መውጣት በጣም ደስ ይለኛል። እና ፀጉሬን መንከባከብ ሁሌም ሁሌም ቢሆን ደስ ይለኛል። እና የሚገርማችሁ ቅባት ራሱን የፊቴ ፀጉሬን እምንከባከብ። እና ፀጉሬ ደግሞ ይገርማችኋል በጣም በጣም የሚገርም ፀጉር ነው ያለኝ በጣም ብዙ ሰው ነው የሚያደንቀው ብዙ ሰው ነው የሚወደው በጣም ይገርማችኋል የተለየ ፀጉር ነው ያለኝ። እና ፀጉሬ እንደውም የኔ ውበቴ ዋና ውበቴ ፀጉሬ ነው ብዬ ነው የማስበው። እና ፀጉሬን በጣም ነው ምንከባ

ከልጅነትህ የምትዘክረው ነገር አለ? አዎ አለ። ከልጅነቴ የምዘክረው ነገር የሚገርማችሁ እንዴ? ልጅ እያለሁኝ። ምን መሰላችሁ? ዝላይ እወዳለሁ ብያችሁ የለ እና ያኔ በዝላይ ስዘል የሆነ እግሬን ወለም ብሎኝ ቀኑ ይገርማችኋል። ቀኑ አስራ ሶስት ነበር። እና ያን ቀን ሁሌም በቃ እግሬ ሳይሰበር ስለቀረ በቃ እኔ ሁሌም በቃ ትንሽ ወለምታ ተፈጥሮብኝ ስለነበር ያን ቀን እየዘከርኩ እኖራለሁ። ሁሌም በቃ ይህን ቀን እንደ ልዩ ቀን ስለማየው እዘክረዋለሁ

እገዛ እገዛ ማለት ምን መሰላችሁ ሰዎች በተለያየ ምክንያት በስራ ሊጨናነቁ ይችላሉ። ያን ጊዜ ሄደን ሰዎችን ስራ ስናግዝ እገዛ ይባላል ሌላ ደግሞ ምን አለ መሰላችሁ? በኢኮኖሚም ሊጨነቁ ይችላሉ። ሰዎች በተለያየ ኢኮኖሚ ድቀት ውስጥ ገብቶ በቃ ምንም ገንዘብ ላይኖራችሁ ምናምን ይችላል። ያኔ በቃ እገዛ እገዛ የሚባለውን የሆነ ነገር እናደርግላችኋለን። ሌላ ደግሞ እገዛ ምን አለ መሰላችሁ? እገዛ ማለት አሁን ለምሳሌ በሀሳብ ሰው። በተለያየ ነገር ተጨናንቆ አምሮ ምናምን ምናምን ተጨናንቆ ሊሆን ይችላል። እና ያኔ ቀርበን እኛ እገዛ እናደርጋለን እና እገዛ ማለት መደገፍ ነው። በሀሳብ ሊሆን ይችላል በገንዘብ ሊሆን ይችላል። በመስራ ሊሆን ይችላል በጊዜ በተለያየ ነገር የምናደርገው እገዛ አለ።

ጥሬ ገንዘብ ጥሬ ገንዘብ ምን መሰላችሁ አሁን ብዙ ሰው ገንዘብ ምን አለው መሰለኝ በአካውንቱ ገንዘብ ሊኖረው ይችላል። እንደዚህ አለ አይደል በ እንትን ይሄ ባይናንስ። በ በብዙ አይነት መንገድ ገንዘብ ሊኖረው ይችላል ጥሬ ገንዘብ ማለት ግን በደረቁ ወረቀቱ አለ አይደል ይሄ ገንዘቡ ሳንቲሙ ሊሆን ይችላል። ቤታችን ቆጥረን የምናስቀምጠው ገንዘብ ጥሬ ገንዘብ ይባላል።

ስለተገናኘን ደስ ብሎኛል ስለተገናኘን ደስ ብሎኛል። እኔ ለምሳሌ የሆነ ሰው አዲስ ሰው ልተዋወቅ እችላለሁ አዲስ ሰው ባገኘው ሰዓት። እኔ ብዙ ነገር አውርተን ብዙ ነገር ተግባብተን ብዙ ነገር ካደረግን በኋላ። ምን አለ መሰላችሁ አሁን ያን ሰው? እኔ በጣም ስለተዋወቅን ስለተገናኘን ደስ ብሎኛል ብዬ ልሸኘው እችላለሁ ያም ሰው እኔን እንደዛ ሊለኝ ይችላል። እና ስለተገናኘን ደስ ብሎኛል ማለት በነበረን ሁሉ ግንኙነት በነበረው ሁሉ መልካም አጋጣሚ። በቃ ጥሩ ነገር አሳልፈናል ሚለውን ለመግለጽ የምንጠቀመው ነገር ነው

ደረሰኝ ደረሰኝ ምን መሰላችሁ አሁን የተለያዩ ክፍያዎችን ከከፈልን በኋላ ለዛ ክፍያ ማረጋገጫ የሚሆን ነገር ደረሰኝ ይባላል በሌላ ሁኔታ ደግሞ የሆነ መረጃ ከሆነ ቦታ ተልኮልኝ ያ ነገር ደርሶኛል አልደርሰኝም የሚለው ደረሰኝ። ልንል እንችላለን ያው ደረሰኝ የሚለው አንድ ቃል ነው። ግን ትርጉሙ በተለያየ መንገድ ልንገልጸው እንችላለን። አሁን እንዳልኳችሁ የሆነ ነገር የሆነ እቃ ወይንም የሆነ ማቴሪያል ከሆነ ቦታ ተልኮልኝ እኔ ጋር ሲደርስ ደረሰኝ እላለሁ። ደረሰኝ ደግሞ በሌላ ንግግር የተለያዩ ክፍያዎችን የመንግስትም ሆነ የግብር ክፍያዎችን ከከፈልን በኋላ የክፍያው ማረጋገጫ ምን ይሰጠዋል ደረሰኝ ይሰጠዋል

አምስት አምስት አምስት ማለት የቁጥር አምስተኛ ደረጃ ነች። የቁጥር ያው በሁለት አይነት መንገድ ይገለጻል። ኧረ በጣም ብዙ ምን አለ መሰላችሁ መቁጠሪያ ቁጥር አለ ሙሉ ቁጥር አለ። እና አምስት በእነዚህ ሁሉ ትገኛለች። አምስት ማለት ቁጥር ከስድስት በፊት ከአራት በኋላ ያለች የመቁጠሪያ ቁጥርም የሙሉ ቁጥርም የሙሉ ቁጥር እንኳን ልንላት አንችልም። የቁጥር የመቁጠሪያ ቁጥር አንድ አካል ስትሆን ከአራት በኋላ ከስድስት በፊት ያለች መካከል ላይ በሁለቱ በአራት እና በስድስት መካከል ያለ። መቁጠሪያ ቁጥር ነው

ጃንዋሪ ጃንዋሪ ይገርማችኋል አማርኛ ቃል ጃንዋሪ የሚባል ያለው አይመስለኝም። ጃንዋሪ ማለት ግን በፈረንጆች በእኛ ጥር ማለት ነው። ጥር ማለት ደግሞ በፈረንጆች የአመታቸው መጀመሪያ በእኛ ደግሞ በጥር ማለት ምን መሰላችሁ የ አምስተኛ ወራችን ነው። ለምሳሌ መስከረም፣ ጥቅም፣ ህዳር፣ ታህሳስ፣ ጥር በእኛ ከ አስራ ሁለቱ ወራት አምስተኛ ወራች ነው። በፈረንጆች ደግሞ መጀመሪያ የአመታችው መጀመሪያ ነው።

ልብስ፤ ልብስ ማለት ያው ብዙ ጊዜ ሰዎች ሊለብሱት የሚችሉት ነገር ሁሉ ልብስ ይባላል ለምሳሌ፥ ምን አለ መሰላችሁ፥ ሱሪ ልብስ ነው፣ ትሸርት ልብስ ነው፣ ጃከት ልብስ ነው፣ ሸምዝ ልብስ ነው፣ በቃ አለ አይደል ብርድ ልብስ ልብስ ነው ቀሚስ እንደዚህ ነጠላ ጋቢ የተለያዩ ነገሮች ልብስ እንላለን። ማንንም ሰው ማንም ሰው ሊለብሳቸው የሚችሉ ነገሮች ያው ልብስ እንላለን።

ስድስት ስድስት ያው የመቁጠሪያ ቁጥር ነች ስድስት ማለት በአምስት እና በሰባት መካከል የምትገኝ ቁጥር ነች ስድስት ያው ደስ ምትል ቁጥር ናት ያው ሙሉ ቁጥር ናት። ስድስት ማለት ያው ከአምስት እና ከሰባት መካከል። ሙሉ ቁጥር ነሽ ብያችኋለሁ። እና ስድስት ማለት ያው ቁጥር ነው።

ሩቅ ሩቅ ማለት ምን መሰላችሁ አሁን ከሆነ ቦታ የሆነ ቦታ ያለውን። ያው ዲስታንስ ሊሆን ይችላል ሩቅ ሊሆንም ይችላል አልያ ደግሞ በጣም ብዙ ዘመናት ያሳለፈ በጣም ብዙ ጊዜ የሆነውን ነገር ያው ሩቅ ነው እኮ በጣም ቆይቷል ምናምን ብለን ልንገልጸው እንችላለን። ሩቅ አሁን ከዝምድናም አንፃር ደሞ አሁን ለምሳሌ። የሆነ ፋሚሊ ቢኖርና በጣም ደግሞ የሆነ ሰው ኖሮ ያ ሰው አይ ይሄ እኮ ሩቅ ነው ዝምድና ሩቅ ነው ምናምን ልንል እንሰራለን። ሩቅ ማለት እና አሁን ለምሳሌ። በቃ የሆነ ነገር ለማምጣት አሁን ለምሳሌ ይህንን ሄደህ ከዚህ ቦታ አምጣ ልንባል ሁሉ እንችላለን ያ ሩቅ ነው ቦታውን እርቀት። አለ አይደል በጣም አስቸጋሪና ሩቅ ነው እሚለውን ለመግለጽ እንጠቀም

እንደምን አደሩ እንደምን አደሩ ለምሳሌ ማታ ሰው ተኝቶ ያድራል ተኝቶ ካደረ በኋላ ጠዋት ላይ ተነስቶ እስከ ሶስት ሰዓት ባለው ያው ሰዎችን ሰላም ሲል እንደምን አደሩ። በተለይ ደግሞ በእድሜ ተለቅ ያሉ እንደዚህ አለ አይደል አክብሮት የሚፈልጉ ሰዎችን። እንደምን አደሩ እንደምን አሉ ምናምን እያለ ሰው እነዚህን ቃላት ይጠቀማል። እና እንደምን አደሩ ምን አደሩ ጠዋት የምንጠቀመው ቃል። ሲሆን እንደምን አደሩ የምንለው ደግሞ ያው በእድሜም ያው በሰዎቹ በሃይማኖታዊ ሊሆን ይችላል። በተለያየ ነገር የተሻለ ቦታ ላይ ያሉ ሰዎችን እና በእድሜያቸው ተለቅ ያሉ ሰዎችን ነው። በእንደዚህ አይነት ሰላምታ እንደምን አደሩ

ደቂቃ ደቂቃ ማለት ያው አቆጣጠር ነው። አሁን ምን አለ መሰላችሁ በቀን ለምሳሌ አስራ ሁለት ሰዓት አለ ከአስራ ሁለቱ ሰዓት ደግሞ በዛ ውስጥ አሁን በእያንዳንዱ አንድ ሰዓት ውስጥ ስልሳ ደቂቃ አለ። ከስልሳ ደቂቃው አሁን ደቂቃ ማለት ለምሳሌ ሶስተኛ ደቂቃ አራተኛ ደቂቃ ከአምስት ደቂቃ ከስድስት ደቂቃ ምናምን እያለ ምን ገልጽበታል አይደል ደቂቃ ማለት፤ ያው ያለውን እንትን ማለት ፍራክሽን ኦፍ ሰዓትስ ማለት ያለውን ለመግለጽ ብንጠቀምበት ነገር ነው።

መስኮት መስኮት ምን መሰላችሁ? ቤት ተሰርቶ ቤት ላይ የሆነ ይገርማል ምን መሰላችሁ? ያው ብርሃን እንዲገባ፣ አየን እንዲገባ፣ ቬንትሌት እንዲሆን የሚዘጋጅ ነገር መስኮት ይበላል። አሁን መኖሪያ ቤት ላይ በዙ ጊዜ ዶርም ላይ የተለያዩ ቦታዎች ላይ በአንድ ሳይድ፣ በሁለት ሳይድ፣ በተለያየ ሳይድ ማስቀመጥ እንችላለን። ግን መስኮት ማለት ይሄ ነው። ከበር በተለየ መንገድ ማለት ነው። ያው ሀፍ ነው። ግማሽ ቦታ ላይ ነው የሚሆነው። ያኛው በር የምንለው ያው በቁመት ልክ ስለሆነ ማለት ነው።

ቃለመጠየቅ ቃለመጠይቅ ያው ቃለመጠይቅ ማለት የተለያዩ ነገሮችን ለምሳሌ መጠይቅ አዘጋጅተን ሰዎች ጋር ቀርበን ያው የነዛ መጠይቆች ስንጠይቅ ቃለ መጠይቅ እንላለን። ቃለ መጠይቁ ያው በተለያየ አይነት በተለያየ ሙያ ዘርፍ ሊሆን ይችላል። እና ቃለ መጠይቅ ማለት የሆነ መጠይቅ አዘጋጅተን ሰዎች ፊት ቀርበን የምንጠይቀው ነገር ቃለ መጠይቅ ይባላል።

እግር እግር ማለት የሰውነት አካል አንዱ ክፍሉ ሲሆን የሰው አካል አንድ ክፍል ሲሆን ለምሳሌ እጅ አለ አንገት ራስ ወገብ ወዳሌ ምናምን ብለን እንደምንገልጻቸው ራሱ እጅ እግር አንዱ የሰውነት አካል ክፍል ነው። ይሄ የሰውነት አካል ክፍል ደግሞ ለምን ያገለግላል መሰላችሁ ለመራመድ ለመንቀሳቀስ ምናምን የምንጠቀምበት እግራችን ነው ስለዚህ እግር ለምን ያገለግላል ለሚለው ሁሉ ያው ለመራመድ የሚያገለግል አንዱ የሰውነት አካል ክፍላችን እግር ነው።

ኮፍያ፣ ኮፍያ ይሄው ሰዎች ለመዘነጥ ሊጠቀሙበት ይችላሉ። ፀሀይን ለመከላከል፣ አዋራን፣ የተለያየ ነገሮችን ለመከላከል ያደርጉታል። ብዙ ጊዜ ግን ሰዎች ኮፍያን ለምን ይጠቀማሉ መሰላችሁ ለመዘነጥ ኮፍያ ማለት ራስ ላይ የሚደረግ መዘነጫም፣ አቧራ መከላከያም፣ ያው ፀሀይ መከላከያም የሚያገለግል ያው ሰውን ከተለያየ አዳጋ ለምሳሌ ከፀሀይ አዳጋ ከአቧራ ከተለያየ ነገር ሊከላከል የሚችል ነገር ኮፍያ ይባላል። ወይንም ደግሞ ኮፍያ ለምን አንዳንድ ሌላ ለ ሰዎች ደግሞ ለምን ይጠቀሙታል መሰላችሁ ለመዘነጥ። ሰው ዘነጦ ፏ ብሎ ለመውጣት ያው ኮፍያ ይጠቀማል።

ረቡዕ ረቡዕ በእኛ ቀናት አቆጣጠር ውስጥ ካሉ ከሳምንቱ አንዱ ቀን ሲሆን እሱም ያው በእኛ በኦርቶዶክስ ስም አማኞች ዘንድ ያው የጾም ቀን እረቡ ማለት ያው ሰኞ ማክሰኞ ረቡዕ ከሳምንቱ መጀመሪያ ሶስተኛ ቀን ላይ የሚውል ቀን ነው። አንደኛው ከሰባቱ ቀናት ውስጥ አንደኛው ቀን ረቡዕ ይባላል

ኦክቶበር ኦክቶበር ማለት ያው በእኛ ያው የመስከረም ወር ነው በፈረንጆች ኦክቶበር ማለት ደግሞ ያው እንደሚታወቀው ስምንተኛው ወራቸው ነው። ያው ከእኛ ጋር ለምን ይለያል? መሰላቹ የእኛ ሰዓት አቆጣጠር እና የጊዜ አቆጣጠር ከመስከረም የተጀ የጀመርን እነሱ ደግሞ ከጃንዋሪ ወይንም ከጥር ይጀምራል እና ኦክቶበር ማለት በፈረንጆቹ የ ከአስራሁለ ካሉት አስራ ሁለት ወሮች መካከል አንደኛው ወራቸው ነው ያ ማለት በስምንተኛው ወራቸው

ግብር ምን መሰላችሁ አሁን ሰው የተለያዩ ስራዎችን ይሰራል የተለያየ ትርፍ ያገኛል። ከዛ ውስጥ ለመንግስት ምቶን የተወሰነች አስራ አምስት ፐርሰንት አስር ፐርሰንት ክፍያ ምከፍላት ያው ግብር ትባላለች። እና ግብር ማለት ያው ሰው ከሚሰራውና ከሚያተርፈው ነገር የተወሰነውን ለሀገር ለመንግስት ለህዝብ ያው የተወሰነ ገንዘብ መክፈል ያው ግብር ይባላል

ችሎታ ችሎታ ማለት ሰው የተለያየ ነገር ያው በቃ የሆነ ነገር ለማድረግ የተለየ ችሎታ ችሎታ ማለት ማድረግ የሚያስችል አቅም እንደማለት ነው የሆነን ነገር ለመፈጸም መስራት ማድረግ የሚያስችል አቅም ያው ችሎታ ይባላል። እና ችሎታ ማለት ሰዎች ያንን ነገር ለማድረግ ወይንም ለመስራት ወይንም ለመፈጸም የሚያስችላቸው ብቃት ያው ችሎታ እንለዋለን

አመት አመት ማለት ያው እኛ ሀገር ውስጥ ያው አመት ማለት የአቆጣጠር አይነት ነው። ለምሳሌ ስንቆጥር ስላችሁ አንድ አመት፣ ሁለት አመት ምናምን እያልን ምንገልፀው ነገር አለ አይደለ። አመት ማለት የአስራ ሁለት አስራ ሁለት ወራቶቹ ሻርፕ ሙሉ ድምር ሲሆን አመት ይባላል። አመት ማለት ያው በእኛ አቆጣጠር ያው ይህንን ይመስላል። አመት ያው ሁለት አመት፣ ሶስት አመት፣ አራት አመት እያልን የምንቆጥረው ነገር አለ። እድሜያችንን የተለያየን ነገር በቃ የቆይታ ጊዜን የምንገልጽበት ነገር ያው አመት

ግራጫ ግራጫ ማለት ያው ግራጫ ማለት የቀለማት አይነት ነው ያው ግራጫ የምንለው። ያው ከነጭም ከቢጫም ከእነዚህ ትንሽ ለየት ያለ ቀለም ያለው ያው ግራጫ እንለዋለን አንዱ የቅለማት አይነት ነው። እና ግራጫ ቀለም ያው ብዙ ሰው ይወደዋል ያው ግራጫና ያው የሚወደው አለ። እኔ እንኳን ያን ያክል ግራጫ ቀለም ያን ያክል ብዙ አይደለም።

ጁላይ ያው በእነዚህ በፈረንጆቹ አቆጣጠር ምን መሰላችሁ ጁላይ ማለት ሰባተኛው ወር ነው። በእኛ ደግሞ ጁላይ ማለት ያው አስራ አንደኛው ወር ሀምሌ ማለት ነው አይደል? በእኛ እና ጁላይ የምንለው በእኛ አቆጣጠር ያው አስራ አስራ አንደኛው ወራችን ነው። በእነሱ ግን ሰባተኛው ወራቸው ነው። እና ጁላይ ማለት፤

ቀኝ፣ ቀኝ ማለት ያው አንድ ቃል ናት ቀኝ። ምንድነው መሰላችሁ አሁን ለምሳሌ ሁለት አይነት አማራጮች አሉን። አንድ ግራ አንድ ቀኝ የሚባል እና ስንቆም አሁን ለምሳሌ በአንድ ሳይድ ያለውን ቀኝ እናደርገዋለን በሌላ ሳይድ ያለውን ግራ እንላለን። እና ቀኝ ማለት ያው ከሁለት ሳይዶች ውስጥ አነጻጽራን አንደኛውን ሳይድ ያው ቀኝ አንደኛውን ግራ አለን የምንል ከምንሰጣቸው ምልክቶች ውስጥ አንደኛው ምልክት ቀኝ

ፊት ፊት የምንለው ፊታችን የምንለው ይሄ አፍንጫችን አይናችን ጥርሳችን ከንፈራችን ጆሮአችን እነዚህ እነዚህ ነገሮች ያሉበት ቦታ ያው ፊታችን ይባላል። ፊት ያው የሰውነት ክፍል ሲሆን ያው በማን በማን እነማን እነማን አሉ አይነ ፊታችን ላይ መሰላችሁ። ጥርሳችን አለ ከንፈራችን አለ አይናችን አለ አፍንጫችን አለ። ሽፍሽፍታችን አለ እነዚህን ነገሮች ሁሉ አካቶ የያዘልን ነገር ያው ፊት እንለዋለን

እዚህ የሚለው ምን መሰላችሁ የሆነ ቦታ ላይ ቆይተን ስንመጣ ወይንም ከሆነ ቦታ ተነስተን የሆነ ቦታ ስንደርስ እዚህ ቦታ ላይ ይሄን ታሪክ ሰርቻለሁ የሚለው የሆነ በቃ ስፔሲፊክ የሆነች ቦታ ለማሳየት የምንጠቀምበት ቦታን ለመግለጽ የምንጠቀምበት ቃል ነው እና እዚህ የሚለው እሱን ነው

ግብ ግብ ማለት የሆነ ሰው የሆነ ነገር ለማድረግ ወይንም የሆነ ስራ ለመስራት አቅዶ አልሞ በቃ የሆነ ነገር እደርሳለሁ ብሎ ያንን የሚያቅደውም የሚያልመው ነገር ያው ግብ ይባላል። ያ ግብ ደግሞ ማለት የመጨረሻ የሚደርሰው ቦታ አችቭ የሚያደርገው ወይንም ያው ማግኘት የሚገባው ነገር ያው ግብ ይባላል።

ሀሙስ በእኛ በኢትዮጵያውያን አቆጣጠር ሀሙስ ማለት የቀናት አቆጣጠር ውስጥ በቀናት አቆጣጠር በኢትዮጵያ ቀናት አቆጣጠር ውስጥ አራተኛው ቀን ሲሆን እለተ ሀሙስ ማለት። ያው ምን መሰላችሁ በእኛ አቆጣጠር ሙሉ ቀን ነው ይባላል። ያው ፍስክ ነው እ ጾም አይደለም። እነዚህ እነዚህ ቀናት ያው ሀሙስ ያው ሙሉ ቀን ይባላል በእኛ አቆጣጠር ያው አራተኛው ቀን ነው

ኦኬ አንድ አንድ ማለት ያቆጣጠር። አሁን ለምሳሌ አቆጣጠር አለን። የአቆጣጠራችን ከምን ይጀምራል መሰላችሁ። ከአንድ ይጀምራለች አንድ ማለት የመጀመሪያ መነሻ። የመጀመሪያ መነሻዬ ማለት ናት። አንድ የምንላት ያው ምንነሳባት መነሻችን መጀመሪያችን በቃ አንድ ማለት። ያው የመጀመሪያ እንደማለት

ሙዝ ሙዝ የፍራፍሬ አይነት ሲሆን ጣፋጭ ከሆኑ ከሚባሉት የፍራፍሬ አይነቶች እና በሽታ ተከላካይ ከሚባሉት ፍራፍሬ አይነቶች አንዱ ሙዝ ነው። ሙዝ ማለት ያው በእንትኑ በጣም ሀይል ሰጪ በሽታ ተከላካይ በጣም ጣፋጭ የፍራፍሬ አይነት ሲሆን። በብዙ ሀገራት ላይ በጣም ተመራጭ የምግብ ነውና ሙዝ። ያው የፍራፍሬ አይነት ነው።

እናት እናት ማለት ይኸው በአንድ ቤተሰብ ውስጥ አባት፣ ሚስት፣ ልጅ አሉ። በዛ ውስጥ እናት ምን ትባላለች? ያው የልጅ የምናምን ተንከባካቢ በጣም አለ አይደል ብዙ ትርጉም አላት። ባይ ዘ ዌይ እናት እናት ማለት ለሁሉም ነገር በቃ ለብዙ ነገር የምትሆን በጣም የምትንከባከከ በቃ የሁሉም ነገር የምታግዝ ነገር እናት ነች።

ወር ወር በተለምዶ ያው የምን አለ መሰላችሁ ወር ማለት አመት ለመ አንድ አመት ለማለት ለምሳሌ የመጀመሪያው ወር። ወር ማለት ያው አቆጣጠር ነው የጊዜ አቆጣጠር ነው በ ወጊዜ ደግሞ በምን ይቆጠራል መሰላችሁ? በቀን በወር በአመት እያለ ነው የሚቆጠረው እና ወር የምንለው የሠላሳ ቀኖች ድምር። የአመት ደግሞ አንድ አካል ነው።

ደስተኛ ደስተኛ ማለት ሰው ሲኖር በቃ ምን አለ መሰላችሁ? ምንም ሳይከፋው ምንም ሳይረበሽ በጣም አለ አይደል ደስ ብሎት ምናምን የሚኖር ከሆነ ደስተኛ ምንም የማይከፋው የማይደብረው። በቃ ዲስተርብ ማይደረግ በተለያየ መንገድ በተለያየ በሁሉም ነገር ያው የማይከፋው አለመኛ ሰው ያው ደስተኛ ይባላል

ገበያ ማለት ሰዎች ከተለያየ ቦታ ተሰብስበው የተለያየ ግብይት የሚያደርጉበት እና የተለያዩ ነገሮችን ለመሸጥ ለመግዛት የሚገናኙበት ቦታ ያው ገበያ ይባላል። ገበያ ላይ የሚገርማቸው የተለያዩ ነገሮችን መግዛት የተለያዩ ነገሮችን መሸጥ- እንችላለን። ያው የተለያዩ ሰዎችን ያገናኛል። እና ገበያ ማለት ያው የምንገዛበት ምንሸጥበት ምንገበያይበት ቦታ ያው ገበያ ይባላል። የተለያዩ ሰዎችን የሚያገናኝ- ለመሸጥም ይሁን ለመግዛት የሚያገናኝ ቦታ ያው ገበያ ይባላል።

ፕሮግራም ፕሮግራም ማለት ፕሮግራም ያው የተለያየ አይነት ፕሮግራም አለ። ለምሳሌ ስራ ለመስራት ሊሆን ይችላል ለምግብ ሊሆን ለመብላት ለምሳ ሊሆን ይችላል የተለያየ ነገሮችን ለመከወን። ያው የምናደርገው ነገር ያው ፕሮግራም ይባላል። ያው የተለያዩ ነገሮችን ለመከወን ለመስራት ለማቀድ ለመመገብ የተለያዩ ነገሮችን ለማድረግ። ያው የምንሰነደው ነገር የምናደራጀው ነገር ያው ፕሮግራም ይባላል።

ቆንጆ ቆንጆ ማለት ያው የውበት መለኪያ ሲሆን ሰው ያው የተለያየ አይነት የቁንጅና ይኖራል ቁንጅና መስፈርቶችም አሉ። ያው ቆንጆ የምንለው አንዱን ካንዱ አወዳድረን ያው መስፈርቶች አሉ አይደለ ከዛ ከተሰጡ መስፈርቶች እና ፓራሜትሮች ተነስተን ያው የተለያዩ አይነት ነገሮች ከቀረቡልን በኋላ ከዛ ውስጥ አወዳድረን የተሻለውን ነገር ስንመርጥ ያው ቆንጆ እንላለን። ቆንጅና ደግሞ ያው ያው ቆንጆ የሚለው ለምግብም ሊሆን ይችላል ለሰውም ሊሆን ይችላል። ለተለያየ ነገር ያው ቆንጆ የሚለው የሚለውን ያው ከምናወዳድርበት አንፃር

ምርታማነት ምርታማነት አርሶ አደሮቹ ለምሳሌ የተለያዩ እህሎችን አዝዕርትን ያበቅላሉ። ከዛ በኋላ ይሰበስባሉ። ከዛ በኋላ ዳታ ይሰበሰብና ያው ያገኙት ነገር የተሻለ ነገር ከሆነ ያው ምርታማነታቸው ጨምሯል፤ አንሷል፤ ምናምን የሚለውን ነገር ይኸው ካታጎራይዝ እናደርግ እና ምርታማነት ማለት ያው ምርት ከምርት ጋር ምርት እና ከምርት ጋር የተያያዙ ነገሮችን ይኸው ለማነፃፀር የምንጠቀምበት ነገር ያው ከብዛቱ ያን ያክል አዋጭ ነው፤ አይደለም፤ ትርፍ አለው፤ የለውም፤ የሚለውን የምናነጻጽርበት ነገር ያው ምርታማነትን

ፖሊስ ፖሊስ ማለት ያው የማህበረሰብ አገልግሎት የሚሰጥ ያው የራሱ ዩኒፎርም ያለው ያው የመንግስት ሰራተኛ የሆነ ከመንግስት ተቀጥሮ ግን ማህበረሰቦችን የሚያገለግል ማህበረሰቦችን የሚጠብቅ ማለት ነው። የራሱ ዩኒፎርም አለው የራሱ አለባበስ አለው የራሱ ልብስ የተለየ ልብስ አለው። እና ፖሊስ ማለት የህዝብ አገልጋይ ህዝብ ጠባቂ ማለት ነው

አፍንጫ አፍንጫ ማለት የስሜት ህዋሳት ከሚባሉት ውስጥ አንዱ ሲሆን የሰው የሰሜት ህዋሳት ከሚባሉት ውስጥ አንዱ ሲሆን ለማሽተት የምንጠቀምበት የአካል ክፍል ነው። እና የአፍንጫ እምንለው ያው ፊታችን ላይ ያለ ምንድነው? የስሜት ህዋሳት ከሚባሉት መካከል አንዱ የሆነና ለማሽተት የሚያገለግል ነገር ነው

ቡድን ቡድን ማለት የተለያዩ ክፍሎች ወይንም መደቦች ተመድቦ ለምሳሌ የእግር ኳስ ለመጫወት ሊሆን ይችላል የተለያዩ ስራዎችን ለመስራት ይችላል የቤት ስራ ለመስራት የግሩፕ ስራ ለመስራት ሰው ተማሪዎችን በተለያየ ቡድን ልናዋቅራቸው እንችላለን። ወይንም እግር ኳስ ደግሞ የተለያዩ ቡድኖች አሉ። እና ቡድን ማለት ሁለትና ከዛ በላይ የሆኑን ሰዎች አንድ ጋር አድርገን ለሆነ ስራ ወይንም ለሆነ ነገር ስናቧድናቸው ወይንም ስናደራጃቸው ያው ቡድን

ለጥፍ ለጥፍ ማለት ምን ማለት መሰላችሁ ከሆነ ነገር ስር ወይንም ከሆነ ነገር በታች የምናደርገው ነገር ለጠፍ ይባላል። ለጥፍ ይባላል። እንደውም ደግሞ እንደ ንግግር ከሆነ ደግሞ አሁን ለጥፍ ማለት በጣም መጥፎ ነገር ዝም ብሎ በጥሩ ጨዋታ ላይ መጥፎ ነገር ዝም ብሎ የሚናገር ሰው አለ አይደል ያን ለጥፍ እንለዋለን። ስለዚህ ለጥፍ ማለት ያው ለቤት ደግሞ ስራ በጭቃ ቤት የሚሰራ ከሆነ። ለጥፍ ማለት ያው ጭቃውን ከግድግዳው ጋር አያይዘው ከእንጨቱ ጋር እንደማለት ነው። እና ለጥፍ የተለየ ብዙ ትርጉም አለው።

አስር አስር ማለት ያው የቁጥር አይነት ሲሆን- ለምሳሌ መቁጠሪያ ቁጥሮች ከአንድ ጀምረን ሁለት ሶስት እያልን እንሄዳለን። እዛ ውስጥ ያለ ቁጥር ሲሆን አስር ማለት በዘጠኝ እና በአስራ አንድ መካከል ያለ ሙሉ ቁጥር ሲሆን- ያው የመቁጠሪያ ቁጥርም የሙሉ ቁጥርም ያው አንድ ምሳሌ ሆኖ ልንጠቀምበትና ልንገለገልበት እንችላለን። እና አስር ማለት ይሄ ነው።

አዎ አዎ ማለት ምን መሰላችሁ እውነት ነው ተስማምቻለሁ አደርገዋለሁ አድርጌዋለሁ። በቃ አለ አይደል ለሆነ ነገር ያው ተስማምቻለሁ። እውነት ነው ተፈጽሞ አልፎ ሆኗል እንደማለት ነው። አዎ ማለት ተፈጽሞ አልፎ ሆኗል አውቀዋለሁ። ተስማምቻለሁ። እነዚህ እነዚህን ነገሮች ያው አግሪ ለማድረግ የምንጠቀመው ቃል ነው። አዎ ማለት ለሆነ ነገር መስማማትን የሚገልጽ ማድረግን ሚሚ የሚገልጽ ነገር ነው

እጅ እጅ ከሰው ልጅ የስሜት ህዋሳት መካከል አንዱ ሲሆን ለምን ያገለገል ለመዳሰስ ያገለግላል። እጃችን ያው ለመዳሰስ የምንጠቀምበት ነው ነገር ግን እጅ ከዛም በላይ ብዙ ነገር እንሰራበታለን እንጽፍበታለን እንበላበታለን። ብዙ ብዙ ነገር እናደርግበታለን እና እጅ ያው አንደኛው የሰው ልጅ ስሜት ህዋሳት አንዱ ነው። እጅ ያው ለመዳሰስን። አካል የሰውነት አካል ውስጥ ሲሆን ለመዳሰስ የምንጠቀምበት የሰውነት አካል ነው

ቅርብ ቅርብ ማለት የሆነን ነገር ለማነፃፀር አሁን ለምሳሌ ከእድሜ እድሜ ነው የሚሆነው እድሜ ስላችሁ ነገሮች ከተከወኑ ካለፉ ሀፕን ካደረጉ ከተፈጠሩ ያለውን የጊዜ ርቀት ለመናገር ያው ስንናገር ያው ቅርብ ነው እንላለን። ቅርብ ማለት በቃ ያለው የሆነ ነገር በጣም ብዙ አይርቅም እንደማለት ነው። ብዙ አይርቅም እንደማለት ስለምንጠቀምበት ቅርብ ማለት ብዙ አይርቅ የሚለውን ቃል ይተካል።

ጠዋት ጠዋት ማለት ያው እንግዲ ሰው ተኝቶ ካደረ በኋላ ሲነጋ ያለው ጊዜ ያው ጥዋት እንለዋለን ጥዋት ማለት ከረፉድ በፊት ከሌሊት በኋላ ያለው ጊዜ ጊዜ ሲሆን ጠዋት ማለት ያው ሰዎቹ ለስራ ተነስተው ወደ የሚታጠቡበት ወደ ስራ የሚሄዱበት ስራ የሚገቡበት ጊዜ ያው ጠዋት ይባላል። ያ ማለት ከ ሶስት ሰዓት ያው ጠዋት ይባላል እስከ ሶስት ሰዓት እስከ ሁለት ሰዓት አካባቢ ያለው ጊዜ ነው። ያው ጠዋት ብለን የምንጠራው